በእጅ መጽሐፍ እወዳለሁ፣ ግን ብዙ ጊዜ አልጽፍም። ለማስታወሻ ለመያዝ ወይም ያነበብኩትን ፍሬ ሀሳቦች ለመመዝገብ ከሆነ ግን በጣም በደስታ ነው ብዙ ጊዜ የምጽፈው እስክሪብርቶ እና ወረቀት ከጎን ሁልጊዜም ማድረጌ በተለይ ሳነብ ከጎን አድርጌ ያነበብኩት ነገር ፍሬ ነገሮቹን በማስታወሻ ይዛለሁ እጽፋለሁ።

ትንኞች ብዙም በአካባቢዬ ብዙ ትንኞች የሉም ነገር ግን ወባማ አካባቢ ወደ አርባ ምንጭ ስሄድ በጣም ብዙ ትንኞች እንደነበሩ አስታውሳለሁ። እዚህ እንኳን ብዙም ትንኝ የለም። ምናልባት አንዳንድ የታቆሩ ውሃዎች ወይም ደግሞ ቆሻሻ የመጸዳጃ ቤቶች ፍሳሽ በሚኖር ሰዓት ብቻ ትንኞች እዛ አካባቢ ይኖራሉ ወይም ሰፋፊ ሜዳዎች። እንደ ወንጀላ ሜዳ አይነት ቦታዎች ላይ ወንጀላ ሜዳ ላይ በጣም ብዙ ትንኞች አሉ። በቀንም በማታም ሲኬድ ፊት እየበሳሱ የሰው ይረብሻሉ በዛ በሜዳው ሲታለፍ። አያቴጋ በዛ አድርጌ ወደ ጉሙዳ ስሄድ ትንኞች ብዙ ጊዜ ይነክሱኛል። እዚህ በምኖርበት አካባቢ ግን ብዙም ትንኝ የለም። ስለዚህ ብዙም አያሳስበኝም ማለት ነው።

ልጅ ሆኜ ውሃ ከወንዝ አምጥተናል ከምንጭ አምጥተናል ከቦኖ ቀድተናል ቀድተን አምጥተናል። አሁን ግን ቧንቧ ቤታችን ስላለ። ከወንዝም አንሄድ ምንጭም አንሄድ ቦኖም አንሄድ። እቤታችን ሲመጣ እንቀዳለን በሳምንት አንድ ቀን ውሃ ይፈሳል። ያን ውሃ በሮቶ ቀድተን ለብዙ ቀን እንገለገላለን ለሳምንት ሙሉ እንገለገላለን። ልብስም እናጥባለን ለማብሰያም ለሁሉም እንጠቀማለን።

የማውቀውን ነገር ሌሎችን ማስተማር እወዳለሁ እችላለሁ። ማስተማር በደንብ እችላለሁ። እንደውም አንድ ወቅት አስተማሪ ሆኜ ሰርቻለሁ። ስለዚህ አሁን ራሱ ያነበብኩትን የማውቀውን ነገር። ለሰዎች ለማስተማር እወዳለሁ። እና እችላለሁ ማስተማር ለሚሰማኝ ሁሉ አስተምራለሁ።

ህዝብ መካከል መሆን ምቾት አይሰጠኝም። አይመቸኝም በአጭሩ አብዛኛው በግሌ መሆን ነው የምመርጠው። ለማንበብም ስለሚመቸኝ። ለስራም ለተመስጦ። በአግባቡ ተመስጬ ስራዬን ማከናወን እንድችል የሚጠቅመኝ። ብቻዬን መሆኔ ስለሆነ ብቻዬን መሆን እመርጣለሁ

ከወቅቶች የሚመቸኝ እኔ ብዙ ሰው በጋውን ይመርጣል። እኔ ግን ክረምት ደስ የሚለኝ ይመስለኛል። ምክንያቱም እሸት እወዳለሁ እሸት እበላለሁ አንዳንድ አመታት ግን በጋውም ያስደስተኛል። እንዴት እንደሆነ አላውቅም። በአብዛኛው ግን ክረምትን እወደዋለሁ። እሸት እ የተለያዩ ትኩስ ነገሮችን ያጣጣምኩ ጥሩ ጊዜ ለማሳለፍ ክረምት ይመቸኛል።

ስነጥብ ማለት ምናልባት ስዕሎች ማለት ይመስለኛል ስዕልና የመሳሰሉትን እወዳለሁ። ስለ ስዕል እውቀት የለኝም አንዳንድ ጊዜ። ስውር ስዕሎች እንደዚህ አይነት ስዕሎች እንደዛ አይነት ስዕሎች ይላሉ ሰዎች። እኔ ድንገት የመሰጠኝን ስዕል በተመስጦ አያለሁ እወዳለሁ። አንዳንድ ጊዜ ለመግዛትም ሞክራለሁ ውድ ካልሆነ። እቤቴም ቆንጆ ቆንጆ ሰዕሎች ለማድረግ እሞክራለሁ። ስለዚህ ስነ ጥበብን እወዳለሁ በጣም

የምትወደው መተግበርያ ምንድነው ካልከኝ ምናልባት የ ዩቱብ መተግበርያ ይመስለኛል አሁን አሁን ግን እነኤአይ ስለመጡ ብዙ የምወዳቸው መተግበሪያዎች መጥተዋል በተለይ የኤአይ መተግበሪያዎቹን አብዛኞቹን እወዳቸዋለሁ። ስለዚህ የምን መተግበሪያ ትወዳለህ ላልከኝ? እነ ግሮክን እነ ቻት ጂፒቲን እወዳለሁ። ሌሎችም አሉ የምወዳቸው። እነ ትሬዲንግ የሆነ እወዳለሁ። እነ ባይናንስን የመሳሰሉትን መተግበሬዎች። ዜና ስለሚያሰማኝ ደግሞ ዩቲዩብንም በጣም እወደዋለሁ

ዶሮ የለኝም። ዶሮ ብዙ ጊዜ ገጠር ሰዎች ናቸው በቤታቸው ውስጥ የሚያኖሩትና የሚያሳድጉት የከተማ ሰው ብዙ ጊዜ ዶሮ ወይም በግ ወይም ላሞች በአብዛኛው አይኖረንም። ለማደሪያም ስለማይመች ያለን ቦታ ከሰው ተርፎ ለእንሰሳት አይበቃም። ከጤናም አንፃር አንመርጥም። ዶሮ ማርባትና ዶሮ የለኝም።

እኔም የምመርጠው ቡና ነው። ሻይ እንደውም በአብዛኛው አልጠጣም ምናልባት አረንጓዴ ሻይ ከሆነ እጠጣለሁ። አረንጓዴ ሻይ እጠጣለሁ። ግን ብዙ ጊዜ የማገኘው አጠገቤ ቡናን ስለሆነ ቡና በነጭ ሽንኩርት ነው። ብዙ ጊዜ የምጠጣው። ለጤናዬም የተስማማኝ እሱ ስለሆነ። ቡናን ከነጭ ሽንኩርት ጋር ቀላቅዬ እፎተላለሁ።

እንደገና ጥቅም ላይ መዋል አደርጋለሁ አንዳንድ ነገሮችን ከብክነት ለመከላከል። ጥቅም መስጠት የሚችሉ ከሆነ በድጋሚ በድጋሚ ጥቅም ላይ መዋል የሚችሉ ነገሮችን በሙሉ ጥቅም ላይ አውላለሁ። ኢኮኖሚም አንፃር ዋጋ ተጨማሪ ወጭ እንዳላወጣ ስለሚያደርገኝ። እንደገና ጥቅም ላይ አውላለሁ

እኔ የጧት ሰው ነኝ ማታ ብዙም አይመስጠኝም። ማታ በጊዜ የመተኛት ልምድ ነው ያለኝ እስካሁን ባለኝ ከዚህ በኋላ የሚሆነውን አላውቅም። እስካሁን ያለኝ ልምድ ግን ማታ የማታ ሰው አይደለሁም። የጠዋት ሰው ነኝ። ጠዋት በጣም ደስ ይለኛል በጠዋት እነቃለሁ። በጥዋት እሰራለሁ። በጠዋት አነባለሁ በጠዋት የሚደረገውን ሁሉ አደርጋለሁ። ማታ ግን በጊዜ ለማረፍና ለመተኛት ነው የምፈልገው

እኔ በቀኝ እጄ ነው የምጽፈው መጻፍ ብቻ ሳይሆን የምበላው። በቀኝ እጄ ነው። ብዙውም ስራዎቼን የማደርገው መጻፍ ጨምሮ። ጽሁፍ መጻፍን ጨምሮ በቀኝ እጄ ነው። ታናሽ ወንድሜ ግን ግራኝ ስለሆነ በዛ ነው የሚጠቀመው። ከእሱ ውጭ እኛ ቤት ሁሉም በቀኝ እጃችን ነው የምንጽፈው

የምወደው መጠጥ ውሃ ነው ማለት ይቻላል ለምን እኔ አልኮል አልጠጣም አልኮል አልወድም። ወይም ሌሎች ማንኛውንም መጠጦች ለስላሳም ቢሆን ብዙ አልፎ አልፎ ካልሆነ አልጠጣም። ውሃና አምቦ ውሃ እጠጣለሁ። ከዛ ውጪ የመጠጥ ፍላጎት የአልኮል መጠጥ ፍላጎት የለኝም

ውሳኔ መስጠት አሁን አሁን በደንብ እችላለሁ ለምን በፊት ልጅ ሆኜ ያልሰጠኋቸው ውሳኔዎች ብዙ ጉዳት ስላደረሱብኝ። አሁን ላይ በደንብ ውሳኔ መስጠት እችላለሁ ውሳኔም እሰጣለሁ ውሳኔዎችን እወዳለሁ። ውሳኔ መስጠትም እችላለሁ

የስልኬን ካሜራ ድንገት ፎቶ ማንሳት ሲኖርብኝ ቪዲዮ ጥሪ ማድረግ ሲኖርብኝ፤ ወይም ደግሞ ለተለያዩ ሁኔታዎች እጠቀማለሁ። ስለዚህ የሰልኬን ካሜራ እጠቀማለሁ። አዎ! እንደውም በአብዛኛው ፎቶ የማነሳው በስልክ ካሜራ ነው።

ልደቴን የማከብረው ሻማ በማብራት ነው። በጣም የተጋነነ ወጪ አውጥቼ ድግስ አልደግስም። ግን በተለይ በትንሿ እንደ ሻማ አብርቼ ደስ ብሎኝ እንደው ለራሴን አደርጋለሁ። እና። ልደት ባሌን ብዙ ኬክም አልገዛም እውነት ለመናገር። አንዳንድ ጊዜ ኩኪስ ልገዛ እችላለሁ። ከዛ ውጭ ሰውም ብዙ አልጠራም። ብቻዬን ብቻዬንም ቢሆን ሻማዬን አብርቼ ፈጣሪን እያመሰገንኩ ልደቴን በዛ መልክ አክብሬ እውላለሁ።

ከልጅነቴ ጀምሮ የምወደው ጨዋታ መጀመሪያ እግር ኳስ ይመስለኛል። በሁለተኛ ደግሞ ውሹ ማርሻል አርት ምናምን ሞወድ ሰው ነኝ አሁን አሁን እንደውም በአብዛኛው ከእግር ኳሱም ከምኑም ይልቅ ውሹ እወዳለሁ ወይም ማርሻል አርት ካራቴ ምናምን ለራስ መከላከል የሚጠቅሙ እንቅስቃሴ አይነቶችን እወዳለሁ። በልጅነቴ ግን እወድ የነበረው እግር ኳስ ነው።

የቴክኖሎጂ ችግር ሲያጋጥመኝ የበለጠ ሙያ ያለውን ሰው አማክራለሁ ከእኔ የተሻለ በቴክኖሎጂው ላይ እውቀት ያለውን ሰው እጠይቃለሁ። እነሱ መፍትሄ እንዲሰጡኝ እሞክራለሁ እራሴ እምችለው ከሆነ እራሴ ለማስተካከል እሞክራለሁ። በቤት ውስጥ እሚበላሹ ነገሮች ሲሆኑ ለመስራት እሞክራለሁ። ከእኔ በላይ ሲሆን ደግሞ ባለሙያ እጠራለው።

ሰርግ በባህላችን ያው በሌላው አለም እንደሚደረገው አይነት ሰርግ ነው የሚደረገው አውሮፓ ወይም በሌሎች አለሞች ከሚደረገው ብዙ የተለየ አይደለም። የሰርግ ቀን ይቆረጣል ቬሎ ይለበሳል። ሙሽሮች ቬሎ እና የሰርግ ልብስ ይለብሳሉ በሰርግ ቀን በመኪና ይታጀባሉ። መኪና መብራትና ክላክስ ተጨምሮ ምግብና መጠጥ ወደሚበላበት። ተሂዶ ምግብ ይበላል። ሰርጉ በሆቴል ሊሆን ይችላል በቤት ሊሆን ይችላል። እንደዚህ ነው ሌላ ነገር የለውም

በስራ ጊዜ በየመሃሉ በጣም እሚደክመኝ ከሆነ ትንሽ አረፍ ብዬ ቡና ጠጥቼ እንደገና ወደ ስራየ እመለሳለሁ። እንዳይሰለቸኝ ስራው። በየ አነስተኛ አንድ ደቂቃ ሁለት ደቂቃ ጋፕ አደርጋለሁ። በየስራ የሚደክመኝ ሰዓት ግን ካልደከመኝና ጥሩ የስራ ስሜት ላይ ከሆንኩኝ ዝም ብዬ ስራዬን ነው እምገፋው

የኔ ቅጥር ሂደት ከሆነ በሪከመንዴሽን ነው ቆይቷል። የሚያውቀኝ ሰው ስለነበረ ቀጥታ ቀጠረኝ። እስክልቅ ድረስ አብረን በደንብ ሰርተናል። እና ሌሎች ሰዎችን አሁን ባለንበት ቢሮ ደግሞ ስንቀጥር ያው በሪከመንድ በሰዎች በጠቆሙን ልንቀጥር እንችላለን። ወይም ደግሞ በውጤታቸው አይተን ቃለ መጠየቅ አርገን እንቀጥራቸዋለን።

እህል መፍጨት ድሮ እናቶቻችን በድንጋይ ወፍጮ ሲፈጩ ነው የማውቀው አሁን ላይ ይሄ ነገር ቀርቷል። ወፍጮ በእጅ የሚፈጭ የለም ወፍጮ ቤት ወስደን ነው የምናስፈጭው የማሽን ኤሌክትሪክ ወፍጮዎች አሉ። እዛ ወስደን እናስፈጫለን እንጂ እህል መፍጨት እኔ አላውቅም።

መዝገቦችን አስቀምጣለሁ አስፈላጊ የሆኑ መዝገቦችን በተለይ በጥንቃቄ አስቀምጣለሁ ለስራ የሚያስፈልጉኝን ነገሮች እኔ የመዘገብኳቸውንም ሌሎችን መዝገቦችም በአግባቡ በጥንቃቄ በጥንቃቄ ሰንጄ አስቀምጣለሁ።